ረጅም ባይሆንም አሁን ላይ ትንንሽ የእግር ጉዞዎችን አደርጋለሁ በእር በእግር ምን ያህል ረቀት ትሄዳለህ የምለው ነገር። ያው አንዳንዴ በስሜት ይሁን ገደብ የለውም በቃ ለራሴ እስኪገርመኝ ድረስ ረጃጅም መንገዶችን እሄዳለሁ። ግን ደግሞ አሁን ላይ በተለይ እረፍት ላይ ስለሆንኩኝ ስራም ስለ ሌለኝ ያናክል የእግር ጉዞ አላደርግም። ምናልባት ከቤት ከወጠሁኝ የእግር ጉዞ ላደርግ የምትችለው ትንሽ ቦታ ነው። አንድ ኪሎ እንኳን አይሞላም አንድ ኪሎ ሜትር እንኳን የማይሆን ቦታ ወይ መቶ ሜትር እንደዛ ቢሆን ነው ሊሄድ የሚችለው። እና በእግር መሄድ ደግሞ ለጤናም ጠቃሚ ነው። ለጤናችንም በጣም አስፈላጊ ነው ብዙ ጊዜ

ብዙ ጊዜ የእጅ መጨባበጥ አልወድም። እኔ የሰውን እጅ ከመጨባበጥ ይልቅ ማቀፍ ምናምን እንደዛ ደስ ይለኛል ማቀፍ ሲሆን ናፍቆትን የሚያረጋጋ ለኔ። እኔም የማስበው እንደዛ ነው። እና አብዛኛውን ጊዜ ሰዎችን ሳገኝ አሁን ማለቴ ከመጨበጥ ልክ አቅፋቸዋለሁ። እኔ ደግሞ መጨበጥ መጨባበጥ ደግሞ በእስልምና ወንጀል ነው ያረከዋል ሲባል ስለሰማሁኝ በቃ። አደርጋለሁ መጨበጥንም ማቀፉን እና አብዛኛው ማህበረሰብ ደግሞ እንደዛ ነው ሚያደረገው አንዳንድ ቦታዎች እንደውም እጅ ብቻ የሚሳሳሙ አሉ። ስልህ እጅና እጅ ተጨባብጦ ከዛ ያንደኛው አንደኛው እጅ አንደኛው አንደኛው እጅ እንደዛ በመሳሳም ፍቅራቸው የሚገልጹ ሰላምታቸው ደግሞ እንደዛ የሆነ ማህበረሰቦች ባህሎችም አሉ። እና ግን እኔ የምጠቀመው አብዛኛውን ሰዓት ላይ ከመጨበጥ ይልቅ ማቀፍን እመርጣለሁ። እናም ብዙ ቦታ ስራን ቦታ ይሁን ቤት ውስጥ ስቀመጥ እንደዛ ማደርገው። ቤት ውስጥም በሚመጡ ሰዎች ጋር ስንገናኝ ምናምን እንደዛ ሊያደርግ የሚችለው መጨባበጥ ነው። መጨባበጥ ማቀፍም እመርጣለሁ። መጨበጥ አልወድም ግን ደግሞ አድርሰላለሁ እጨብጣለሁ።